ማለት እንግዲህ የሆነን ነገር የተጻፈን ወይም ደግሞ በጽሁፍ የተቀመጠን ነገር አጥፋ እንደማለት ነው ሰርዝ ማለት እንግዲህ በስህተት ምክንያት የሰፈረ ሊሆን ነው የምሆነው በወረቀት ላይ ወይም ደግሞ በተለያዩ በሶፍት ኮፒ በ ስልክ ላይ ወይም ደግሞ በላፕቶፕ ላይ ሊሆን ይችላል ኢዲት በማድረግ ወይም ደግሞ በመሰረዝ በወረቀት ላይ ከሆነ ደግሞ በስኪርብቶ የሰረዝ መልክ በማድረግ እንግዲህ ያን ነገር ስህተት መሆኑን ወይም ደግሞ የጠፋ መሆኑን የምናመለከትበት የጽሁፍ አይነት ነው። ይሄ ሰርዝ የሚለው እንግዲህ አንድን ሰው ነው ለአንድ ሰው ትእዛዛዊ መልእክት የምንሰጥበት ነው ማለት ነው። እንግዲህ ሰርዝ ማለት ያንን ነገር አጥፋ ወይም ደግሞ ከዚህ ከተጻፈበት ላይ አስወግድ ይሄ ትክክል አይደለም እንደማለት ነው። እና እንግዲህ ሰርዝ የምንለው በተለይ ቦታዎች ይሄን እንጠቀማለን በእናቶች ላይ እንደዚሁም ደግሞ በተለያዩ ጽሁፎች ላይ በደብዳቤው ላይ ሊሆን ይችላል። በስህተት የገቡ ጽሁፎች እንደዚሁም ደግሞ የተለያዩ ማስታወቂያዎች ሊሆን ይችላል በስህተት የተጻፉ ጽሁፎች አላስፈላጊ የሆኑ ጽሁፎችን እንግዲህ እነዛን ሰርዘው ወይም ደግሞ አጥፋ ብለን ለጸሀፊው የምናስተዳድፈው መልእክት ነው። ማነው ይሄ ሰርዝ የሚለው ቃል እንግዲህ አብዛኛውን ጊዜ የሚከሰተው በማስታወቂያ ላይ ወይም ደግሞ እንግዲህ የሆነ መልእክት በምናስተላልፍበት ከቢሮ በወጣ ማስታወቂያ ላይ ሊሆን ይችላል። እንግዲህ ያ ከመለጠፉ ወይም ደግሞ ለህዝብ ከመታየቱ በፊት ስለሚመረመር ወይም ደግሞ ስለሚታይ እንግዲህ ስህተት ካለው ያ እንዲጠፋ ይደረጋል ማለት ነው። ያም እንግዲህ የሚያጠፋው ፀሀፊው ስለሆነ ፀሀፊውን አጥፋ በማለት እንግዲ ትእዛዝ የምንሰጥበት ነው። ወይም ደግሞ አሁን ለምሳሌ እንግዲህ ክላስ እየተማርን የኖት ከጻፍን በኋላ ጓደኛችን የተሳሳተ ጽሁፍ ከጻፈ ያንን እንዲያጠፋው እንነግረዋለን ማነው ወይም ደግሞ ያንን እንዲሰርዘው ነግረዋለህ ማለት ነው። ወይም ደግሞ በተለያዩ በፕሮጀክት ስራዎች ሊሆን ይችላል እንግዲህ የፕሮጀክት ስራ በምንሰጥ በሰአት ያንን ስንሰራ እንግዲህ የተሳሳተ ጽሁፍ ካስገባህ ጓደኛችን ያ እንዲጠፋ እናደርገዋለን ማለት ነው። ደግሞ ያ ስህተት ከሆነ የፕሮጀክትን ስራ ስለሚያስቀንስብን ውጤቱን ስለሚያስቀንስብን ያ መጥፋትህ እንዳለበት በመንገር እንግዲህ ያንን እንዲሰርዘው እናደርጋለን ማለት ነው። መሰረዝ ማለት እንግዲህ የሆነ አላስፈላጊ የሆነ ቃላትን ማጥፋት ወይም ደግሞ እንደይታይ ማድረግ ማለት ነው። መሰረዝ የምንለው እንግዲህ ከጸፈው ጽሁፍ መካከል አላስፈላጊ የሆነውን ደግሞ ወይም ደግሞ መልእክት የማያስተላልፈውን መርጠን ወይም ደግሞ በስህተት በትክክል ያልተጻፈ ሊሆን ይችላል ሰርዘን በሌላ መልኩ የምንጽፈው የጽሁፍ አይነት ነው። እንግዲህ ሰርዝ ስንል ደግሞ ትእዛዛዊ ይሆናል ማነው ሰርዝ ስንል እንግዲህ አንድን ሰው እንዲሰርት ወይም ደግሞ እንዲያጠፋ የምናዝበት ምክንያት ነው። ተሳሳቢ የመሆኑ ይሆናል ማነው እንግዲህ ሰርዝ ስንል እና ሰርዝ የሚለው ቃል እንግዲህ በአጭሩ ይህንን የሚገልጽልን የአማርኛ ቃል ነው ማለት ነው። አብዛኛው ጊዜ በትምህርት ወይም ደግሞ በጽሁፍ ገበታ ላይ ወይም ደግሞ ጽሁፍ በተጻፈው ሰዓት የምንጠቀመው የአማርኛ ቃላት ነው ማለት ነው። ወይም ደግሞ አሁን ለምሳሌ እንግዲህ በሆነ ምዝገባ ላይ ሊሆን ይችላል አሁን ለምሳሌ መንግስት በሚያወጣቸው ለህዝብ በሚሰጣቸው ጥቅማ ጥቅማችን ሊሆን ይችላል ምን በእርዳታ ሊሆን ይችላል እንግዲህ ህዝብ ለህዝብ የሚሰጥ ሊጋ ሊሆን ይችላል። እንግዲህ አንዳንድ ጊዜ አሁን ድሃ ለሆኑ ማህበረሰቦች ተብሎ ይመጣልና ከመንግስት የሚደገፍ ድጋፍ ይመጣልና። እንግዲህ በዛን ታይም አንዳንድ ሰዎች ይኖራሉ እንግዲህ እኔ ከእሱ የተሻልኩ አይደለሁም። በማለት እንግዲህ እድሜያቸውን በመግለጽ ያኛው ከእነሱ ሻል ያለው ሰው ከተመዘገበ ሰርዝ እሱን እና እኔም መስገቤ በማለት ሰርዝ የሚለውን ቃል እሱን ከዚህ ከእርዳታ ወይም ደግሞ ከእገዛው መንግስት ከሚሰጠው ድጎማ ወይም ደግሞ ድገፍ አስወጣው እንደማለት ነው። እና ሰርዝና እሱን እኔን አስገባኝ የሚሉበት አጋጣሚ ነው ማለት ነው። እንግዲህ ከዛ ቦታ እንዲወጣ ማድረግ ነው ማለት ነው። ወይም ደግሞ ድጋፍ አይገባህም እንደማለት ነው። ሰርዘው የሚባለው እንግዲህ ለፀሀሹ ወይም ደግሞ ለመዝገቢው አካል የሚነገር ነገር ነው። ሰርዝ የሚባለው እንደዚሁም ደግሞ በተለያዩ የስራዎች ወይም ደግሞ የድርጅት ስራዎች ሊሆን ይችላል። እንግዲህ አንድ ሰው ካጠፋ ወይም ደግሞ የስራ የስራ ስነ ምግባር ከሌለው ወይም ደግሞ ሰዓት ካላከበረ ከዛ ከድርጅት ስራህ እንዲባረር እንግዲህ የድርጅቱ ሀላፊ ሰርዘው ወይም ደግሞ አስወግደው በማለት ሰርዝ የሚለውን ቃል እንግዲህ ሊጠቀሙ ይችላሉ ማለት ነው። ሰርዝ የሚለው ቃል እንግዲህ አጥፋ ወይም ደግሞ አስወግድ አላስፈላጊ የሆነን ነገር በየትኛውም ቦታ ያለ አላስበላይ የሆነ ነገር አጥፋ እንዴ ማለት ነው። እና ትእዛዛዊ የሆነ ቀን ማለት ነው።

ደመና ደመና የምንለው እንግዲህ ዝናብ በሚኖር ሰዓት ወይም ደግሞ ፀሀይ በማይኖር ሰዓት እንግዲህ ፀሀይን ከመውጣት የሚሸፍናት በሰማይ ላይ እያለ በከለር እንግዲህ ጠቆር ወይም ደግሞ ነጣ ያለህ የጭጋግ ወይም ደግሞ ጭስ የሚመስልህ አይነት ነው። እንግዲህ ደመና የምንለው ደመና የምንለው እንግዲህ ሀብተኛውን ጊዜ የሚከሰተው ዝናብ በሚዘንብበት ወቅት ደግሞ አብዛኛው እንግዲህ በእኛ አካባቢ እንግዲህ ወይም ደግሞ እንዴ ኢትዮጵያ ክረምት ተብለው በሚጠሩ በተወሰኑ አካባቢዎች ካልሆነ በቀር ክረምት ላይ እንግዲህ በተለይ ዳመና ሆኖ ክረምቱ የሚያልፍበት ብዙም ፀሀይ የፀሀይ ብርሃን ወይም ደግሞ ፀሀይ የማናገኝበት ነው ማለት ነው እንግዲህ ክረምት የሚባለው። በተለይም ደግሞ ዝናብ በሚኖር ሰዓት እንግዲህ ይሄ ዳመና የምንለው ሰማይን በመጋረድ እንግዲህ ፀሀይን ከመውጣት ወይም ደግሞ የፀሀይን ብርሃን ከማየት የሚከለክለን ጠቆር ያለ በከለር አይነት በሰማይ ላይ ያለህ ነው ማለት ነው። እንግዲህ ደመና የምንለው ያው ዝናብህ ዝናብም እንግዲህ የምመጣው ወይም ደግሞ የሚዘንበው ይሄ ደመና የተባለው ከመጠራቀም እና ከመቀዝቀዙ ከቀዘቀዘበው በኋላ ዝናብር ሊሰጥን የሚችል በሰማይ ላይ የሚገኝ የሚታይ ነገር ነገር ግን ሊጨበጥ የማይችል ነው ማለት ነው። እንግዲህ ደመና የምንለው በዚህ ትርቅም ነው አብዛኛው እንግዲህ ዝናቦቼ የሚዘንቡትና ደመና የምንለው እንግዲህ ይህንን የሚመስል ዝናብን ሊሰጥን የሚችል በሰማይ ላይ የሚገኝ አብዛኛውን ጊዜ መሬትም በመውረድ እንግዲህ መሬትን ሁላ እንዳይታይ የሚያደርግበት ሁኔታ አለ። በተለይም ደግሞ በክረምት አካባቢ ደመና የምንለው ጉም ይባላል። በሌላ አባባል እንግዲህ ጉም ሆኖ መሬት ላይ በመውረድ እንግዲህ መሬትን ሁላ እንደማይቻል እንዲህ አይቻል ያደርጋል። ምናምን በተለይም ደግሞ በክረምት አካባቢ እንደዚሁም ደግሞ ተራራማ በሆኑ አካባቢዎች እንግዲህ ወይም ደግሞ በጣም ደጋማ በሆኑ አካባቢዎች በአብዛኛው ጊዜ ይከሰታል። ይሄ የአየር ሁኔታ እና ደመናማ የምንለው እንግዲህ ለአየር ሁኔታ መግለጽ እንወዳለን ማለት ነው። አሁን ለምሳሌ የአየር ሁኔታን ለመግለጽ ሊሆን ይችላል። እንግዲህ ብዙም ፀሀይ የሌለበት ወይም ደግሞ ቀዝቃዛ የሆነ የአየር ሁኔታ እና ፀሀይ ያን ያክል ያል ወጣበት ከሆነ ደመናማ ነው ብለን ደመና ብለን እንግዲህ ቀኑን የምንገልጽበት ሁኔታ አለ ማለት ነው። እንግዲህ የደመናማ የሚለው ይህንን ለመግለጽ የሚያስችል ቃላት ነው ማለት ነው። አብዛኛውን ክረምትና ዝናብ ለሆኑ አካባቢዎች የሚኖር የአየር ሁኔታ ነው ማለት ነው። ይሄ ዳመና የምንለው እንግዲህ ከፀሀይ ብርሃን ሊጠብቀን የሚችል ፀሀይ በጣም በሚበረታበት ሰዓት እንግዲህ ደመና ከሆነ ለኛ እፎይታ የሚሆንበት አጋጣሚ ይኖራል ማለት ነው። ምክንያቱም ደግሞ ፀሀይ ወደ መሬት ከመውጣት የሚከለክላት የአየር ሁኔታ ነው ማለት ነው።

ሀሙስ ሀሙስ የምንለው እንግዲህ እለት ወይም ደግሞ ቀንን ለመግለጽ የምንጠቀምበት ቃል ነው ማለት ነው። እንግዲህ ሀሙስ የምንለው እንግዲህ እንግዲህ እንደ ሀገር እንደ አብዛኞቹ ሀገሮች እንግዲህ አምስት የሚባሉ የስራ ቀኖች አሉ እንግዲህ ከሰኞ እስከ አርብ ድረስ ሰኞ ማክሰኞ ሮብ እና ሀሙስ አርብ ተብለው በተለይም ደግሞ የትምህርትና የስራ ቀን ተብሎ የሚጠሩ ቀናቶች ናቸው። እንግዲህ ከእነዚህም ከስራ ቀናቶች እንግዲህ አራተኛው ቀን ነው ምናምን ይሄ ሀሙስ የምንለው የስራ ቀናቶችን የመገበድ እጆቹ የሚሄዱበት እና ወደ መጨረሻ ደረጃ የሚደርስበት ከበፊቱ አንድ የስራ ቀን ብቻ ያለበት ቀን ነው። ይሄ ሀሙስ የምንለው ወይም ደግሞ አራተኛው ቀን ነው። ማነው ከሳምንታቱም እንግዲህ በሳምንቱ ውስጥ ሰባት ቀኖች አሉ ከነዛ ከሰባቱ ቀንም አራተኛው ቀን ነው ማለት ነው። እንግዲህ ይሄ ሀሙስ የምንለው ቀን እንግዲህ እንደኛ እንደ ኢትዮጵያ በዚህ መልክህ ሊገለጽ የሚችል ነው። እንግዲህ አብዛኛውን ጊዜ የስራ ሰአቶች ወይም ደግሞ የትምህርት ቀናቶች የሚጠናቀቁበት ወደ መጨረሻው ደረጃ የሚደርስበት። የሳምንቱ የስራ ቀን ወደ መጠናቀቂያው ወይም ደግሞ ወደ መጨረሻው መጨረሻ ላይ ያለ የአርብ ቀጥሎ ወይም ደግሞ ከአንድ ቀን ቀጥሎ ያለ ሊያልቅ የስራ የስራ ሳምንታቶቹ ሊያልቁ አንድ ቀን ብቻ የቀረው ቀን ነው ማለት ነው። ይሄ ሀሙስ የምንለው እንደዚሁም ደግሞ በተለያዩ ሁኔታዎች እንግዲህ ሀሙስ ቀን የተለያዩ በአራቶች በሚኖሩበት ሰዓት ያው የስራ ሰዓትም ሆነ የትም ሰዓት የሚዘገብት ምን ይመራል? ነገር ግን ሀሙስ እንደ የትኛውም ሀገር እንደ አብዛኛው ሀገር የትምህርትና የስራ ሰዓት ነው። ሰራተኞችም ስራቸውን በአግባቡ የሚሰሩበት እንደዚሁም ተማሪ ትምህርት የሚማርበት ቀን ነው ሀሙስ የሚባለው። እንግዲህ ሀሙስ እንግዲህ በተለያዩ አካባቢዎች የተለያዩ ፕሮግራሞች ሊኖሩ ይችላሉ። እንደ ኢትዮጵያ እንግዲህ ሀሙስ የሚባለው ቀን በሰርግ ስነ ስርዓት ይታወቃል እንደኛ ሀገር እንግዲህ በኛ ሀገር አብዛኛውን ጊዜ የሰርግ ስነ ስርዓቶች የሚከናወኑት ማክሰኞ ሀሙስ እና እሁድ ነው ማለት ነው። ያው እንደ ባህል ወይም ደግሞ እንደ ልምድ ተደርጎ የሚወሰድ ናቸው። እና ሀሙስ የምንለው እንግዲህ ሰዎች ጥንዶች የሚጋቡበት አንደኛው ቀን ነው ማለት ነው። እንዴ ባህል ይወሰዳል ሀሙስ ሀሙስን በአብዛኛውን ጊዜ ሴት ባልና ሚስቶች ወይም ደግሞ ጥንዶች ለጋብቻ የሚበቁበት ቀንም ነው ማለት ነው። እንግዲህ ሀሙስ የምንለው እንደኛ ማለት ነው በሌላ በኩልም እንግዲህ ሀሙስ የሚለው ቀን የገበያ ቀናትም ሊኖር ይችላል ማለት ነው። እንግዲህ በተለያዩ ቦታዎች የተለያዩ የገበያ ቀናቶች ይኖራሉ። እና እንግዲህ ይሄን የመሰለ ሀሙስ የምለው ቃል እንግዲህ ቀንን ወይም ደግሞ እለትን ለመግለጽ የምንጠቀምበት ቀናት ነው። ማነው ሰኞ ማክሰኞ ሮብ እንደምንለው ሁሉ ሀሙስም የአንድ ቀን ስም ነው። ማለት ወይም ደግሞ የእለት ስም ስም ሆኖ ለቀን ስም ወይም ደግሞ ለእለት ስም ሆኖ የሚያገለግል የአማርኛ ቃል ነው። ማለት ነው።

በረዶ የምንለው እንግዲህ በጣም ቀዝቃዛ በሆኑ አካባቢዎች የሚገኝ ውሃው ወደ ጠጣርነት የሚቀየርበት የአየር ሁኔታ ነው ማለት ነው። እንግዲህ በረዶ የምንለው በጣም ቀዝቃዛ ከመሆኑ የተነሳ እንግዲህ ወይም በጣም ኮንደንስ ኮንደንስ ከሆነ የተነሳ ውሃዎች ወደ በረዶነት የሚቀይሩበት በጣም ቀዝቃዛ የምንለው በኔጌቲቭ የዲግሪ ሰንትግሬድ ውስጥ ያለ የአየር ሁኔታ ነው። ይሄም እንግድ በረዶ በሚባሉ አካባቢዎች ደግሞ ውርጭ በሚባሉ አካባቢዎች በራሱ ጊዜ ከመሬት በመውጣት ይከሰታል። እንግዲህ አንዳንድ ጊዜ ይሄ በረዶ የምንለው በጣም ቀዝቃዛና ለሰውነት አደገኛ የሆነ እንግዲህ ሰውነት ላይ ካረፈ በጣም በመቀዝቀዝ እንግዲህ ለተለያዩ ችግሮች ሊያገልጥ የሚችል። በሌላ መልኩ ውሃ ነው ማለት ነው። እንግዲህ ፀሀይ ወይም ደግሞ ሞቃት በመኖር ሰዓት በመቅለጥ ወደ ውሃነት የሚቀየር ጠጣር የሆነ የውሃ አካል ነው ማለት ነው። የበረዶ ምንለው እንግዲህ በተለያዩ ምክንያቶች ይገኛል። አንደኛ በጣም ቅዝቃዛ ከሆኑ አካባቢዎች ከመሬት ውስጥ ወደ ላይ በመፍላት እንግዲህ በረዶ የሚፈላበት አካባቢ በመባልም ይታወቃል እንግዲህ በመውጣት በረዶ በዛ መልኩ ይሰራል ማለት ነው። እንደዚሁም ደግሞ ዝናብ በሚዘንብ ሰዓት እንግዲህ በረዶ የሚዘንብበት ሁኔታ አለ። አንዳንድ አንዳንድ ወቅት ላይ ወይም ደግሞ በተለይ ክረምት አካባቢ ላይ የከባድ ዝናብ የሚዘንብ ከሆነ በረዶ የሚዘንብበት ሰዓት አለና እንግዲህ ያ ራሱ በረዶ ተብሎ ይጠራል። ከሰማይ ነው ይሄ የሚዘንበው እንግዲህ በነጫጭ በከለር ደግሞ ነጭ የሆነ እና በመጠን እንግዲህ አነስ አነስ የሚባል አይነት ሳይዝ ያለው ነው ማለት ነው። ይሄ በረዶ የምንለው እንደዚሁም ደግሞ እንደዚህ በጣም ቅዝቃዜ የሆነ ያየር ንብረት ውርጭማ ከሆነ ሁኔ ቀኑ ውሃ ላይም ሰርቶ የሚያድርበት ሁኔታ አለ ማለት ነው። በረዶ ውሃ ላይ ወደ በረዶነት ተቀይሮ ያድራል። አዳሩን እና ጠዋት ላይ እንግዲህ በረዶ ሆኖ የምናገኘው ወይም ደግሞ ወደ ጠጣር ሆኖ የምናገኘው ማለት ነው። እንግዲህ ይሄ በረዶ የምንለው እንግዲህ ውሃ ወደ ጠጣርነት መቀየር ማለት ነው በረዶ የምንለው ውሃ ነው ነገር ግን በጠጣር ሁኔታ ሲሆን በጣም ሲቀዘቅዝ ማለት ነው። አሁን ለምሳሌ ወተት ልክ እርጉ እንደሚሆነው ሁሉ በረ ውሃ ደግሞ በ ወደ በረዶነት በመቀየር ጠጣ ይሆናል ማለት ነው። እንደዚሁም ደግሞ በረዶ በተፈጥሮ በአካባቢው ወይም ደግሞ በተለምዶ በረዶ እያልን የምንጠቀመው ወይም ደግሞ ለምግብነት የምንጠቀመው ከውሃና ከተለያዩ መጣፋጭ ከሆኑ ከጁስ ከኦሬንጅ እንደዚሁም ደግሞ ከሚበጠበጡ ነገሮች የሚሰራ በፍሪጅ ውስጥ የሚሰራ አለ። በተለይ ደግሞ ህፃናቶች ነው የሚጠቀሙት በትንሽ ሳይዝ ባለው ነገር ተደርጎ ያ የተበጠበጠው ነገር በፍሪጅ ውስጥ በመቀመጥ ወደ ጠጠርነት እንዲቀየር ማድረጊያ በረዶ በመባል ይጠራል ማለት ነው። በእኛ አካባቢ እንግዲህ በረዶ የምንለው በዚህ መልኩ ልንገልጸው የምንችለው ጠጣሪ የሆነ ውሃ ነው ማለት ነው። በረዶ እንግዲህ የተለያዩ ጥቅሞቹም አሉት። ማነው ከጉዳቱ አንፃር እንግዲህ አሁን ለምሳሌ አንዳንድ እንግዲህ እንዴ ባህል ወይም ደግሞ እንደ ባህላዊ ጥበብ በእኛ አካባቢ እንግዲህ በአካባቢውም ሆነ ባህል እንግዲህ በረዶን በሚዘምብ ሰዓት እንግዲህ አንድ ላይ አጠራቅሞ በማስቀመጥ በተለያዩ በሽታዎች ያገለግላል በሚል እሳቤ እንግዲህ ያስቀምጡትና የሆነ የተለያየ ነገሮች ሲገጥም ሲገጥም ወይም ደግሞ ለምሳሌ ከብት በሚታመም ሰዓት ወይም ከብቶች በሚነፉ ሰዓት እንግዲህ ያንን በረዶን ለጥቅምነት በማዋል ከዛ ከበሽታ እንዲድኑ የሚደረግበት ሁኔታ አለ። በሌላም በኩል እንግዲህ ይሄ በረዶ ይሄ ምንለው በሚዘምብ ሰዓት የተለያየ ትክልቶችን ፍራፍሬዎችን በመጉዳት ደረጃ የኢኮኖሚ ጉዳት የሚያደርስ ነው ማለት ነው። እንግዲህ በሚዘንብ ሰዓት ከሰማይ በሚወርድ ሰዓት ተለቅ የሚል ከሆነና ከፍተኛ ፓወር ያለው ከሆነ አዞርቶችን የሚያጠፋበት አቅሙ ከፍተኛ ነው ማለት ነው። ይሄም ደግሞ ለገበሬ የሆነ ለኢኮኖሚ ከፍተኛ ጉዳት የሚያደርስህ ነው ማለት ነው። እንደዚህም ደግሞ በጣም ጠንከር ካለ የቤት ጣሪያንም የመንደል አቅም ይኖረዋል ማለት ነው። በጣም ትላልቅ ከሆነ እና በርካታ የሚዘንብ ከሆነ የቤቶችን ጣሪያ በመንደል እንግዲህ በማህበረሰቡ ላይ ጉዳት ሊያደርስ ወይም ደግሞ ሊያስከትል የሚችል ጠጣር የውሃ ህደት ነው ማለት ነው። እንግዲህ በረዶ የምንለው በእነዚህ መልኩም ልናገኘው እንችላለን ማለት ነው።

እናቴ የሚለው ቃል እንዴ ያለፈን ጊዜ ለመግለጽ የምንጠቀምበት ቃል ነው እንግዲህ ትናንትህ ካለ አንድ ሰው እንግዲህ ያለፈ ወይም ደግሞ ከዛሬ በፊት የነበረ ቀን ማለት ነው ከዛሬ በፊት የነበረን ቀን ለመግለጽ የምንጠቀምበት ነው። ማነው እንግዲህ ትላንት የተፈጠረን ነገር ትላንት የነበረን ነገር ትናንት የተከሰተን ነገር ትናንት ያሳለፍነውን ነገር እንግዲህ የተለያዩ ችግሮች ወይም ደግሞ የተለያዩ ጥሩ ቢዤቶችን ልናሳልፍ እንችላለን። እንግዲህ ያንን የምንገልጽበት ወይም ደግሞ ቀጠሮ ከያዝንን የምንወራበት ስላለፈ ጊዜ የምናወራበት ቃላት ነው ማነው ትናንት የምንለው እንግዲህ አሁን ለምሳሌ ጓደኛዬ እንግዲህ ለማንበብ ተቀጣጥረን ሊሆን ይችላል ማለት ነው እንግዲህ ያ ያንን ጊዜ ካልመጣ በሁለተኛው ቀን እንግዲህ እሁድ ተቀጣጥረን ከሆነ እዛ ጥናት ለማጥናት እንግዲህ የሆነ ቦታ አትቃብረን ከሆነ ሰኞ ትምህርት ቤት ስንገናኝ እንግዲህ ትላንት ጠርንበት ቦታ ለምን እንዳልመጣኸው ብለን እንግዲህ እሁድ እለት ወይም ደግሞ ያለፈው ቀን ወይም ደግሞ ከዛሬ በፊት የነበረው ቀን እንዳልመጣህ እንገልጽለታለን ለምን እንዳልመጣህ እንጠይቀዋለን ማለት ነው። እሱም እንግዲህ ምክንያት ይነግረናል እና ትላንት የሚለው ቃል እንግዲህ ከዛሬ በፊት ያለን ነገር ልንገልጽበት የምንችል ነው ማለት ነው እንግዲህ አሁን ለምሳሌ የተፈጠርን እግር ካለ ትላንት እንደዚህ ተፈጥሮ ነበር እንደዚህ እኮ ነው ነበር እያልን ትናንትን በመጠቀም እንግዲህ ያለፈው ጊዜ ምን አይነት እንደነበርክ እንግልጽበታለን ማለት ነው እንደዚሁም ደግሞ ለምሳሌ የጓደኛችን የልዴት ቀን ወይም ደግሞ የሰርግ ቀን ከሆነ እንግዲህ ትናንትና እኮ ጓደኛችን አገባ ወይም ደግሞ ልዴቱን አከበረ ትላንትና ይልድ የጓደኞቻችን ልዴት ነበር እንደዚህ በማለት እንግዲህ ለሌሎች ሰዎች ወይም ደግሞ ለሌላ ጓደኞቻችን ወይም ደግሞ ለቤተሰቦቻችን በመናገር እንግዲህ ትላንት ምን እንደተከሰተህ ለመግለጽ ወይም ደግሞ ከዛሬ በፊት ያለው ቀን ምን አይነት ከስህተት እንደነበር የምንገዝበት ነው ማለት ነው ብዙም ደግሞ ለምሳሌ ዛሬ በጣም ፀሀያማ የአየር ንብረት ከሆነ ትላንትና ደግሞ ወይም ደግሞ ከዛሬ በፊት ያለው ቀን ደመናማና ዝናባማ ከሆነ እንግዲህ ትላንት ነው እኮ በጣም ደመናማና ዝናብማ ነበር ዛሬ በዚህ ቅጽበት ወይም ደግሞ በዚህ ፍጥነት እንደ ፀሀይ ሊሆን ይችላል እያልን እንግዲህ የዛሬውንም ወይም ደግሞ ያለፈውንም ከዛሬ በፊት የነበረውንም ቃል እንግዲህ በማነፃፀር ለመግለጽ እንጠቀምበታለን ትላንት እያልን ማለት ነው እንደዚሁም ደግሞ የተለያዩ ውድድሮች ልናይ እንችላለን ትላንትናና እና ወይም ደግሞ ከዛሬ በፊት ባለው ቀን እንግዲህ ከዛሬ በፊት ያለው ቀን ስንል ያው ትናንት ናት ቱሞሮ የስተርዴይ እንደማለት ነው እና ያንን ለመግለጽ እንጠቀምበታለን። ይሄን የመሰለው ውድድር ተካሂዶ ነበር በጣም ደስ የሚል የኳስ ጨዋታ እንደዚሁም ደግሞ የተለያዩ በሃይላዊ ስፖርት ውድድሮች ተወዳድሮ እዛ ታድሜ ነበርና በጣም ደስ የሚል ጊዜ ትናንት አሳልፌ ነበር ማለት እንግዲህ ያሳለፍነውን ጊዜ ልንገልጽ እንችላለን ወይም ደግሞ የተለያዩ የኳስ ጨዋታ ስኮሮችን ትናንት እንደዚህ አይነት ውስጥ የተመዝግቦ ነበር እያልን እንግዲህ የምናወራበት ከጓደኞቻችን የምንገልጽበት ቃል ነው ማለት ነው እንግዲህ ትላንት ወይም ደግሞ ያለፈው ጊዜ ስለተፈጠረው ግን ነገር ለማስረዳት አብዛኛው ጊዜ የምንጠቀምበት ነው እንደዚሁም ደግሞ እንግዲህ የተለያዩ ሁኔታዎች ከትምህርት ቤቶች ልንቀር እንችላለን። እንግዲህ ጓደኞቻችን ትናንት ትምህርት ያልመጣው ወይም ደግሞ ዛሬ ማክሰኞ ከሆነ ሰኞ ትምህርት ያልመጣኸው ለምንድነው? ብለው እንግዲህ ትላንትን በመጠቀም ይጠይቁኛል ማለት ነው። እንግዲህ እንደዚሁም ደግሞ የተለያዩ ነገሮች ሊያመጡኝ ይችላሉ አሁን ለምሳሌ ቴስት እንዲዙም በክላስ ፈተና እንደዚሁም ደግሞ ፕሮጀክት ስራ የሚመጣኝ ከሆነ ትናንት ቀርተህ ትናንትናህ ቀርተህ ፈተናህ አምልጠዋል ወይም ደግሞ እንዲህ አድርገሃል በማለት ለመግለጽ የምንጠቀምበት ቃል ነው ማለት ነው ትላንት የሚለው ቃል እንግዲህ በአጠቃላይ ያለፈን የጊዜ ለመግለጽ እንግዲህ ያለፈን ጊዜ የተለያዩ ተፈጠሩ ነገሮችን ለመግለጽ ያለፈን ባለፈው ጊዜ ወይም ደግሞ ከዛሬ በፊት የነበረው ጊዜ ተፈጠሩ ክስተቶችን ጥሩም ሊሆን ይችላሉ በጎ ነገሮችን እነሱን ለመግለጽ የምንጠቀምበት ያለፈን ቀን ለመግለጽ የምንጠቀምበት የአማርኛ ቃል ነው ማለት ነው እንግዲህ ትናንት የሚለው

ቡና ይሄን ነው እንዴ የጠራበት የፍራፍሬ አይነት ብለን የምንገልጸው ነው ማለት ነው። እንግዲህ ቡና የምንለው በአትክልት መልክ በቅሎ ወይም ደግሞ በጸዋት መልክ በቅሎ ፍሬ አፍርቶ ምርት የሚሰጥ ኣትክልት አይነት ነው ማለት ነው። እንግዲህ ቡና የምንለው አብዛኛውን ጊዜ እንደ ሀገራችንም በስፋት ያለ ፍሬው በጣም ጠንካራ የሆነ የአትክልት አይነት ነው ማለት ነው። እንደዚሁም ደግሞ በጣም ዝናባማ በሆኑ አካባቢዎች የሚገኝ ትንሽ ሞቅ ያለ አየር ማትና በተለይም ደግሞ በጣም ዝናባማ የሆነ አየር ሁኔታዎች ላይ የሚገኝ የተክል አይነት ነው ማለት ነው። እንግዲህ ቡና የምንለው በስፋት እንደ ሀገራችንም ያለ ነው ማለት ነው። እንግዲህ ቡና በጣም መጠነ ሰፊ ጥቅም ያለው ነው ማለት ነው። እንግዲህ የሰው ልጅ በአሁኑ በአሁኑ ጊዜ አለም አቀፍ በሚባል መልኩ ሊሆን ይችላል ወይም ደግሞ አብዛኛው የአለማችን ህዝብ እንግዲህ የሚጠቀመው ነው ማለት ነው። ቡና የምለው ቡና እንግዲህ ሳይጠጣ የሚውል የማያድር አለ ማለት ይከብዳል። በዚህ ሰዓት እንግዲህ ቡናን ለጊዜ ማሳለፊያ እንደዚሁም ደግሞ አሁን አሁን እንደመነቃቂያም ጭምር ህዝቦች የሚጠቀሙበት ነው። ማለት እንግዲህ የተለያዩ በአእምሮ ቢዚ በሚሆኑበት ሰዓት ወይም ደግሞ ጥናት ሊሆን ይችላል ኣበዛኛው ጊዜ በትምህርት ደረጃ በንባብ ወይም ደግሞ ፈተና በሚኖር ሰዓት ተማሪዎች ይጠቀሙታል በብዛት ማለት ነው። እና እንግዲህ የቡና የምንለው ልያነቃቃ የሚችል አእምሮአችንን ፍሪ ሊያደርግልን የሚችል የተክል አይነት ነው ማለት ነው። በተለይም ደግሞ ሰዎች ቀን ቀን ፈተና ካለህ ቀን ቀን ወይም ደግሞ እንቅልፍ የሚያስቸግራቸው ከሆነ ቡና በመጠጣት እንግዲህ ከዛ ከእንቅልፍ ነፃ በመሆን የማንበብ ፍላጎትን የሚጨምር የሚያነቃቃ ያ ተክል አይነት ነው ማለት ነው። እንግዲህ ቡና የምንለው እንግዲህ ከዚህም በተጨማሪ እንግዲህ ቡና የምንለው ለገዢውም እንግዲህ በመጠጣት ይሄን ያክል የተለየ ስሜት ወይም ደግሞ ደስ የሚል ስሜት እና ነገሮችን በፍጥነት ለማድረግ የሚያስችል ሁኔታ ላይ ለመሆን ያስችላል ማለት ነው። በሌላ በኩል እንደገና ለሻጩ ደግሞ ወይም ደግሞ ለአምራቹ ከፍተኛ የሆነ የገቢ ምንጭ ያለው ነው ማለት ነው። በተለይ ደግሞ አሁን እንደ ሀገር ደረጃ ኤክስፖርት በምን ቢደረግ ሰዓት ከፍተኛ ዶላር የሚያስመጣው የአዝእርት አይነት ወይም ደግሞ የተክል ኣይነት ቡና ነው ማለት ነው። እንግዲህ ቡና የምንለው ለሻጩ ወይም ደግሞ ለአምራቹ ከፍተኛ የሆነ የገቢ ምንጭ በመሆንም ያገለግላል ማለት ነው። እንግዲህ ቡና በዚህ መልኩ በጣም ጠቃሚ ነው ማለት ነው። እንዴትም ደግሞ ከተለያዩ ለተለያዩ ቡና ቤቶች ወይም ደግሞ ካፌ ቤቶች ደግሞ በተለምዶ ሻይ ቤት በሚጠሩ ብልታ ብሎ በሚጠሩ ቦታዎች እንግዲህ ከፍተኛ የሆነ የስራ እድል ለዜጎች የሚፈጥር ነው ማለት ነው። እንግዲህ ቡና ቤት በመክፈት ብዙዎች ናቸው ህይወታቸውን የለወጡት። ማለት ምክንያቱም ደግሞ አብዛኛው የሚባለው ህዝብ ቡና ስለሚጠጣ ያም ደግሞ በአንድ ቀን የሚቆም ስላላደል ቀን በቀን ማህበረሰቡ ቡና ስለሚጠጣ እንግዲህ ገቢ የማያሳጣ የሆነ በቀላሉ በቤት ውስጥ ሊዘጋጅ የሚችልና የሀገራችን ተክል በመሆን እንግዲህ በጣም አሪፍ የሆነ ነገር ነው። እኔ ይሄ ቡና የምንለው እንግዲህ በቀላሉ የሚዘጋጅ በቀላሉ ፍሬው ብቻ ታጥቦ ተቆልቶና ተወቅቶ በውሃም በመጨመር በማፍላት እንግዲህ ለመጠጥነት በማዘጋጀት ነው። በቀላሉ የሚዘጋጅ ነገር ከመሆኑ አንፃር እንግዲህ ለአሰራር ቀላል ነው። ነገር ግን እንደ ገቢ ከበድ ያለ ወይም ደግሞ ካፍ ያለ የገቢ ወንጭ በመሆን የሚያገለግል የተከል አይነት ነው ማለት ነው። እንግዲህ ይህ ቡና የምንለው ያው በዝናባማና ሞቃታማ አካባቢ ተክል ነው ማለት ነው። በአብዛኛው እንግዲህ

ሙዝ ሙዝ የምንለው እንግዲህ በጣም ጣፋጭና ለሰውነታችን አስፈላጊ በጣም ዴስ የምል የምግብ አይነት ነው ወይም ደግሞ የፍራፍሬ አይነት ነው። ሙዝ የምንለው እንግዲህ ፍራፍሬ ነው በተለይ በግብርናው ዘርፍ በስፋት ከሚመረቱ ዝናባማና ሞቃታማ በሆኑ አካባቢዎች ከሚመረቱ ፍራፍሬዎች አንዱ የሆነ ለመብላት በጣም ስሙዝ የሆነ ወይም ደግሞ የሚመች ደስ የሚል አይነት የምግብ አይነት የሆነ ነው። እንግዲህ ሙዝ የምንለው እንግዲህ የምንበላው ጣፋጭ ፍሬ ማለት ነው። እንግዲህ ታክል ቅጠሉ እንግዲህ እንዲህ እንሰት አይነት ነው ወይ ደግሞ ኮባ የሚመስል ቅጠል ያለው ነው። እንግዲህ ፍሬው ሲበስል ደግሞ በጣም ጣፋጭና በቃ ልክ እንደ ማርና እንደ ሱካራ አይነት ጣዕም ያለው ነው ማለት ነው። ፍሬው ከበሰለው በኋላ እንግዲህ ይሄ ሙዚ የምንለው ወይም ደግሞ ባናና የምንለው አብዛኛውን ጊዜ ምንድነው ቢጫ ከለር ነው። ረጅም አይነት ነው እና ጣፋጭ የሆነ ለምግብነት የሚውል ፍሬ ነው ማለነው። አብዛኛው ጊዜ ለምግብነቴ የሚውል ነው እንግዲህ ለምግቡነት ሲደርስ ፍሬው ወደ ቢጫ ፈለር የምቀይርበት ሁኔታ ያለበት ማለት ነው። ወይ ይሄ የምንለው በጣም በሀገራችን ደረጃ በስፋት የምገኝበት ላይ ዝናባማ በሆነ አካባቢዎች በስፋት የምናገኘው የተክል ወይም ደግሞ የፍራፍሬ አይነት ነው። እንግዲህ በገበያ ላይም በስፋት የሚገኝ ነው ማለት ነው። እንግዲህ ይሄ ሙዝ የምንለው በጣም ጠቃሚ የሆነ የፍራፍሬ አይነት ነው። እንግዲህ እንዳለንበት አካባቢ ረከስም የማለት አቅም አለው ማለት ነው። ምክንያቱም በስፋት ስለሚገኝ ያን ያክል ውድ የሚበል አይደለም በቀላሉ ለምግብነት ማዋል ይቻላል። እንግዲህ ከበቀሉ በቀሉ በጣም ማለት ነው ወይም ደግሞ ጣዕም የሚሰጥ እንግዲህ የፍራፍሬ አይነት ነው። በቀላሉ ልጠን ልንበላው የምንችል ለመብላትም እቸጋሪ ያለ አይደለ። እንደዚሁም ደግሞ ቀቅሉኝ ወይም ደግሞ አብስሉኝ የማይል ነው ማለት ነው። እንግዲህ ሙዝ በንጥረ ነገድ የበለፀገ ፍራፍሬ ነው። እንግዲህ በውስጡ በርከት ያሉ እንዲህ ማግኒዤም ፖታሼም አይረን ዚንክ አዮዲን እና ቫይታሚን ኤቢ ኢ ኤፍን ይይዛል። እንዲሁም ደግሞ እነ ኤ ኤቢ ቫይታሚን ኤ ቫይታሚን ቢ ቫይታሚን ኢ እነዚህ ቫይታሚኖችን የሚይዝ ነው። እንግዲህ ሙዝ ለምግብነት በጣም ተመራጭ የሆነ ታላቅ ሙዝ የተለያዩ ጥቅሞች አሉት። ጥርስን ያነጣል ተብሎ ይታሰበል በጤና ጥቅሞች እንግዲህ በተለያዩ ጤና ቦታዎች እንግዲህ የሚነገር ነው ጥርስን ያነጣል ተብሎ ይጠበቃል። እንደዚሁም ደግሞ ለመፍጨት ወይም ደግሞ ለዲያጀሽን ወይም ደግሞ ለምግብ መፈጨትም ከፍተኛ አስተዋጽኦ አለው ተብሎ ይነገራል። እንደዚሁም ደግሞ በተለያዩ ነፍሳቶች ሲንነከስ ሰውነታችን ላይ እንግዲህ ቁስልን ያስወግዳል ተቡም ይታሰባል ማለት ነው። እንደዚሁም ብሎ ቆዳ የማስተካከል የሰውነት ቆዳን የማስተካከል አቅም አለው ተብሎ ይታወቃል ማለት ነወሰ። እንግዲህ እንደዚሁም ደግሞ ለእጽዋት መዳባርያነት ያገለግላል በሚበሰብስ ወይም ደግሞ በመሬት ላይ በሚወድቅ ሰዓት እንግዲህ ወይም ደግሞ ልጣጩ በልተን የምንጥለው ልጫው ራሱ የሞዙ ልጫ እሱ ራሱ ለማደበሪያነት የሚያገለግል ነው። አሁን ማለት ነው። እንደዚሁም ደግሞ የፊት መሸብሸብ ወይም ደግሞ መጨማደድን እንግዲህ ይከላከላል ይላሉ ወይም ደግሞ የቆዳ መሰንጠቅ እንደዚህም ደግሞ አይስክሬምም ይሰራበታል ከሙዝ እንግዲህ ጥሩ የሚባሉ አይስክሪሞች ከሙዝ ይሰራሉ። ምክንያቱም በጣም ጣፋጭ ነገር ስለሆነ አይስክሬም መስርያነትም ያገለግላል ማለት ነው። እንግዲህ ለተለያዩ ጥቅሞች በርከት ያሉ ጥቅሞች እንግዲህ ያገለግላል ማለት ነው። እንደዚሁም ደግሞ የተለያዩ አሁን ለምሳሌ በቀላሉ የመራባት ወይም ደግሞ የመለመድ አቅም አለው። ምክንያቱም ደግሞ እንደ ወፎችና ቢራቢሮ አይነቶች ከለሩ ቢጫ ስለሆነ እነሱን የመሳብ አቅም አለውና በነሱ ምክንያት እንግዲህ ዘሩ ሊራባና በቀላሉ ሊስፉፋ የሚችል የተክል አይነት ነው ማለት ነው። እንግዲህ ለፀረ ተባይ መድሃኒትንም ያገለግላል። ለውሻ በሽታ እንዲሁም ደግሞ ውሃንም ያጥራል ተብሎ ይጠበቃል ማለት ነው። እንግዲህ ውሃ የምንለው በጣም እጅግ ተቃሚ የሆነ የፍራፍሬ አይነት ነው። ለሰውነታችን በቀላሉ በሀገራችን ልናገኘው የምንችለው እንደዚሁም ደግሞ ሙዝ እንግዲህ ቀጥታ ጥሬውን የሚበላ ሳይሆን በተለያዩ የተለያይ ነገራቶች የሱካር ዱቄት እና እንቁላሎች ጋር ተጨምሮ ሰዎች ጣፋጭ የሆነ አይስክሬም ወይም ደግሞ ኬክ የመሰለ ነገር በመስራት እንግዲህ ለምግብነት ያውሉታል። እና አይነት ጥሩ ቢጫ የሆነ በዛፉ ደግሞ እንደ ኮባ ወይም ደግሞ እንደ እንሰት አይነት ዛፍ ያለው ከእነሱ መለየት የማይቻልበት ሁኔታ ያለበት ነው። እንግዲህ በጣም የምወደውና ጣፋጭ የሆነ በገበያ ወይም ደግሞ በሱቆች ላይ በቀላሉ ልናገኘው የምንችለው የአተክልት ምግብ ነው ማለት ነው። እንግዲህ ይሄ ሙዝ የምንለው በዚህ መልኩ ልገልጸው እችላለሁ ማለት ነው። እንግዲህ አብዛኛው ጊዜ ሙዝ በኪሎ ነው የምሸጠው በገበያም ሆነው በሱቅ ደረጃ እንግዲህ በኪሎ ይሸጣል ማለት ነው። እንግዲህ ይህ እንደየገበያው ወይም ደግሞ እንደየአካባቢው እንዳለው መጠን እንግዲህ የግብይት ወይም ደግሞ የዋጋ ሁኔታ

ዳቦ የምንለው እንግዲህ የምግብ አይነት ነው ማለት ነው። እንግዲህ ሰዎች በስፋት የሚመገቡት የምግብ አይነት ነው በአሁኑ ሰዓት እንግዲህ በቀላሉ የምገቡት እና በቀላሉ ሁኔታ የሚዘጋጅ የምግብ አይነት ነው ማለት ነው። ዳቦ የምንለው እንግዲህ ከተለያዩ ነገሮች ከስንዴ እንደዚሁም ደግሞ ከዱቄት ዱቄት ተብሎ እንግዲህ ታሽገው በፋብሪካ መልክ ተፈብርከው የሚመጡ ነጭ የሆኑ በጣም ለዳቦ አመቺ የሆኑ ዲቄቶች አሉ። ከዛ በተጨማሪ እንግዲህ ከስንዴ አዝርት ስንዴ ከሚባል አዘርት ደግሞ ፍራፍሬ የሚዘጋጅ የምግብ አይነት ነው ማለት ነው። ስንዴን እንግዲህ በቀላሉ በቤት ውስጥ የሚዘጋጅ ነው ማለት ነው። እንግዲህ በቀላሉ በቤት ውስጥ ይዘጋጃል። ዳቦ የምንለው እንግዲህ በእናቶቻችን በምጣድ ላይ የሚገግር ሊጡ እንግዲህ በዱቄቱ ከተፈጨ በኋላ ተቦክቶ ያድርና እንግዲህ ኩፍ በሚል ሰዓት የሚጋገር በጣም ጣፋጭና ተወዳጅ ሆምግብ ነው ዳቦ የምንለው። እንግዲህ አብዛኛው ጊዜ ዳቦ ለማስተንገዶ አገልግሎት የሚውል ነው ማለት ነው። እንደዚሁም ደግሞ በቤት ውስጥ የተለያዩ በዓላት በሚኖር ሰዓት የሚኖር እንደዚሁም ደግሞ ቁርስ ላይ አብዛኛው ጊዜ ለምግብነት የምንጠቀመው የምግብ አይነት ነው ማለት ነው። ዳቦ የምንለው መስተንግዶ ሲሆን እንግዲህ በምጣዱ ሙሉ ወይም ደግሞ ድፎ ይባላል። በዛ ልክ ተጋግሮ ለዘመዶች፤ ለጎረቤቶች እንደዚሁም ደግሞ የተለያየ የመስተንግዶ የሰርግ የ እንደዚሁም ደግሞ የምርቃት ወይም ደግሞ የልደት ባለው የሚኖር ሰዓት እንግዲህ ለጎረጌት ይዞ ይኬዳል። ይሄን ዳቦ የሚባለው እንግዲህ የሚበልፀላ አይነት ነው። ዳቦ እንግዲህ በሌላ በኩል በማሽንም ይጋገራል። በትንሽ መልኩ ተደርጎ በማሽን ይጋገራል እንግዲህ በተለይም ደግሞ በከተማ አካባቢ ጠዋት ጠዋት ለቁርስነት ይጠቀሙታል ማለት ነው። እንደዚሁም ደግሞ በማሽን ሆኖ በድፎ መልክ በትልቁ ይጋገርና ይሄም ደግሞ ለመስተንግዱ ለተለያዩ ክብረ በዓላት እንግዲህ ለበዓላት ለተለያዩ ነገራቶች የሚያገለግል ነው። እንግዲህ ዳቦ ምንድነው መጠነ ሰፊ ጥቅም ያለው በጣም ከሚወደድ ከሚወደድና ጣፋጭ ከሆኑ እንደ ኢትዮጵያ ምግቦች ማለት ነው። እንግዲህ እንደዚህንም ደግሞ ዳቦ እንግዲህ ለተለያዩ ለምሳሌ በጋራ ለሚሰሩ ስራዎች አሉ ለምሳሌ እንግዲህ በእኛ አካባቢ ደቦ የሚባል አለው ወይም ደግሞ ማህበረሰቡ ተሰብስቦ በአንድ ላይ በሚሰራበት ሰዓት እንግዲህ ለምሳ አገልግሎት አገልግሎት እንግዲህ ዳቦ ነው የሚጠቀሙት እና ዳቦ እንግዲህ መጠነ ሰፊ ጥቅም ያለው እጅግ በጣም ተወዳጅ የሆነ ስንዴ ከተባለ አዝርት በአብዛኛው ጊዜ የሚሰራ ወይም ደግሞ የሚዘገጂ የምግብ አይነት ነው ማለት ነው። እንግዲህ በቀላሉ የሚዘጋጅ ያንያክል አዳጋች ያላይደለ በቀላሉ እናገኘው የምንችል የምግብ አይነት ነው ማለት ነው። ዳቦ የምንለው እንግዲህ በዚህ መልኩ ልንገልጸው የምንችለው ማንኛውም ሰው ሊጠላው የማይችለው በተለይም በበዓላት ሁኔታ በበዓላት ጊዜ ይቀራል ከማይባሉ ምግቦች አንደኛው ሆኖ ዳቦ ነው ማለት ነው። እንግዲህ በበዓል ሰዓት ሁሌም አለ ማለት ይቻላል እና ዳቦን እንግዲህ በዚህ መልኩ መግለጽ የሚቻል ተወዳጅ ምግብ ነው። ያው ከእንጀራ ይለያል እና ከቂጣ ይለያል ወፈር ተደርጎ የሚ ሰራ ወፍራም የሆነ ነው ማለትነው። ዳቦ እንግዲህ በዚህ መልኩ መግለጽ እንችላለን ማለት ነው ዳቦ የሚለው ቃል ይሄንን የሚገልፅልንነው ማለት ነው።

ስቃል ስቃል ማለት እንግዲህ የሆነን ነገር አንጠልጥል ማለት ነው። የሆነ ቦታ ላይ እንግዲህ የግድርዳ ላይ የተለያዩ መስቀያዎች ይኖራሉ አሁን ለምሳሌ ስዕሎችን ሊሆን ይችላል። የተለያዩ የቤት ጌጣጌጦችን ሊሆን ይችላል እንግዲህ በተለይ ስዕል ነው እንግዲህ የሚሰቀለው እንደዚሁም ደግሞ በመስታወት አሁን ልምሳሌ የተሰሩ ስዕሎች እንግዲህ ከቡፌ አናት ላይ ወይም ደግሞ ከተለያዩ ቦታዎች ላይ ይሰቀላሉ። እንደዚሁም ደግሞ የተለያዩ ቤት ማስጌጫዎችን በተለያዩ ዲዛይን የተሰሩ። ወይም ደግሞ የተለያዩ ነገሮች ይኖራሉ። እና እነዛ ቤት ላይ ይሰቀላሉ ስቀል ማለት እንግዲህ ያንን አንድ ሰው እንዲሰቅል ማዘዝ ወይም ደግሞ ሰዓት ሊሆን ይችላል። እንግዲህ አሁን ለምሳሌ በቤት ውስጥ እንግዲህ ረዘም ያለ ሰው ሊኖር ይችላል ያንን ሰው እንግዲህ ግድግዳ ላይ ሰአቱን እንዲሰቅል ማዘዝ። እንደዚሁም ደግሞ የተለያዩ ስቅሎችን ግድግዳ ላይ እንዲሰቅል ማዘዝ። ወይም ደግሞ የሆነ ከተቀመጠበት ወይም ደግሞ ከተቀመጠበት ከፍታ ቦታ ላይ ወደ መሬት ወይም ወደቀ መሬት ላይ ያለን ነገር። ያንን እንግዲህ ስቀል በማለት ያ ነገር ወደዛ ወደነበረበት ወደከፈታ ቦታ መልሶ እንዲያወጣው ማድረግ። እንደዚሁም ደግሞ አሁን ለምሳሌ ልብስ ተሰጥቶ እንግዲህ ልብስ ተሰጥቶ ይሰቀላል። ገመድ ልብስ ማስጫ ገመድ ላይ እና እንግዲህ ያ ልብስ በንፋስ ወይም ደግሞ በተለያዩ ምክንያቶች ሊወድቅህ ይችላል። እና ያንን ልብስ እንግዲህ እንዲሰቅል ለአንድ ሰው ለልጅም ለወንድም ወይም ለቤተሰብ ትእዛዝ መስጠት ማለት ነው። ልብሱን አንስቶ ከመሬት ገመድ ላይ እንዲሰቅለው ማዘዝ ማለት ነው። ስቀል ማለት ያው ስቃል ሲባል። ትእዛዛዊ የሆነ ነገር ስለሆነ እዛ ላይ ልብሱን እንዲሰቅለው ማድረግ እንደዚሁም ደግሞ የተለያዩ እቃዎች ሊሆን ይችላል። እንግዲህ ይሄ ቤት ላይ ይሄ ቤት ላይ መስቀያ ያላቸው የተለያዩ እቃዎች ሊሆን ይችላሉ። እንደዚህ እነዛን እቃዎች እንዲሰቅል እንደዚሁ ለሰው ትእዛዝ መስጠት ነው ማለት ነው። እንግዲህ ስቀል ማለት ከላይ ከታች ወደ ላይ አውጥተህ። አስቀምጥ እንደማለት ነውና እንግዲህ መሬትም ላይ ወይም ደግሞ ግራውንድ ላይ ያለ ነገር ወደ ፎቅ ወደ ጆአን እጅቱ ላይ አውጥቶ እንዲሰቅል ወይም ደግሞ እንዲያስቀምጥ የሚሰጥ ትእዛዝ ሊሆን ይችላል ማለት ነው። እንደዚሁም ደግሞ ለምሳሌ በተለያዩ ጉባኤዎች ላይ እንግዲህ ዛፎች ላይ በመንጠላጠል ሊሆን ይችላል የሚቀመጡት ነገሮች ካሉ እነዛን አውጥቶ ወይም ደግሞ ወደ ላይ ወዴ ከፍታ ቦታ አውጥቶ ያንን እንዲያስቀምጥ ማዘዝ እንግዲህ ስቀል። የሚለው እንግዲህ ትእዛዛዊ የሆነ ትርጉም ስላለው ይህንን ያመለክታል ማለት ነው። ወይም ደግሞ የሆነ በተለያዩ እቃዎችን እንግዲህ እቃ ማስቀመጫው ቡፌ ላይ ወዲህም ደግሞ ከፍ ያለ ከሆነ ወደዛ ላይ ሰቅለህ አስቀምጥ የሚሉ ሰቀል የሚለው ቃል ለዛም ልንጠቀምበት እንችላለን። ማለትም እንግዲህ ስቀል የሚለው ትእዛዛዊ የሆነ የአማርኛ ቃል ስለሆነ ሲሆን እንግዲህ የሆነን ነገር ከዝቅተኛ ቦታው ከፍ ወዳለ ቦታ አስቀምጥ ማለት ነው።

ፀሀይ ፀሀይ የምትባለው እንግዲህ ፀሀይ የምንለው ቃል እንግዲህ በተፈጥሮ የምትገኝ እጅግ ብርሃናማ የሆነች ፍጥረት ናት ማለት እንግዲህ በተፈጥሮ በፈጣሪ ፈጣሪነት የተገኘች ብርሃናማ የሆነች እንግዲህ በሰማይ ላይ የምትገኝ ማለት ነው። እንግዲህ ፀሀይ የምንላት ያው ከሰማይ ጋር ተጣብቃም ባይሆንም ግን ይሄ ከመሬት በብዙ በብዙ ሺህ ኪሎሜትሮች ርቃ የምትገኝ ናት ማለት ነው። ፀሀይ የምንለው እንግዲህ አለምን በሙሉ ማብራት የምትችል ነገር ግን በአንዴ ሳይሆን በተለያዩ ጊዜያት እንግዲህ በአንዱ ጨለማ ሲሆን በአንዱ ፀሀይ የሚወጣበት ሁኔታ አለ። እና ፀሀይ የምንለው እንግዲህ ብቻ መሬቱን ወይም ደግሞ ምድርን ብርሃም በብርሃማነት የምትሞላ እጅግ አስፈላጊ የሆነች ተፈጥሮ ናት ማለት ነው። ፀሀይ እንግዲህ ለሰው ልጆች ፀሀይ ለመሆን ሊሆን ይችላል ይለእንስሶች ሊሆን ይችላል እንደዚሁም ደግሞ ለተለያዩ ለዕጸዋቶች ሊሆን ይችላል ከፍተኛ ጥቅም ያላት ናት ማለት ፀሀይ የምንላት ናት። በተለይም ደግሞ አሁን ዘመናዊ በሆነበት በዚህ ጊዜ የሶላር ሲስተም እንግዲህ ከፀሀይ ብርሃን በማግኘት እንግዲህ ኢነርጂን ወይም ደግሞ ሀይልን ከፀሀይ እንዴት ማግኘት እንደሚቻል? እያየን ያለንበት እና የፀሀይ ኤነርጂውም ወይም ደግሞ የሚሉ የፀሀይ ሀይል በጣም አስፈላጊ የሆነበት ጊዜ ላይ መሆናችንን ነው ማለት ነው። ምክንያቱም ደግሞ የሶላር ሲስተም አሁን ኤሌክትሪክን የመተካት አቅም ያለው ሆኖ እየተገኘህ ነው። ማለት እንግዲህ የሶላር ሲስተም ላይ በሶላር ሲስተም የተለያዩ ከፍ ያሉ በሚባሉ ተግባራት ሁሉ ማከናወን እየተቻለ ስለሆነ ማለት ነው። እና እንግዲህ ሶላር ሲስተም ላይ በጣም አገልግሎት ያላት ነው። ፀሀይ ማለት እንደውም ደግሞ ፀሀይ እንግዲህ ያው በ ጠዋት እንግዲህ ከጠዋቱ አስራ ሁለት ሰዓት ወጥታ ከማታ አስራ ሁለት ሰዓት የምትገባ ፍጡር ናት ማለት ነው። እንግዲህ ፀሀይ ማለት እንግዲህ በተለይም ደግሞ ከጧትና ከማታ ላይ ብዙም ያን ያክል ሙቀቷ ቀነስ ያለ ምክንያቱም ደግሞ ለመሬት ካላት ርቀት አንፃር ይመስለኛል እንግዲህ ያን ያክል ሙቀት የሌላት ማለት ነው። በጠዋትና በማታ ግን እኩለ ቀን ወይም ደግሞ ቀትር በሚባለው ሰዓት ላይ በጣም ሀይል ያላት በጣም ኢነርጀቲክ የሆነች እና በጣም የምታቃጥልህ ናት። ፀሀይ የምትባለው እንግዲህ በጣም ብርሃናማ ከብርሃን በመሬት ላይ ብርሃን አሉ ወይም ደግሞ ሰው ሰራሽ ከሆኑ ብርሃናውያኖች በጣም በተለየ ሁኔታ የምትበልጥ በአንድ ጊዜ ብዙ ሀገራትን ማብራት የምትችል ናት ማለት ነው። እንግዲህ ፀሀይ የምንላት በዚህ መልኩ ልንገልጻት የምንችለው ናት። ማለት እንደዚሁም ደግሞ የተለያዩ ነገራቶችን ለማድረግ እንዲህ ልብስ ሊሆን ይችላል። እንደዚሁም ደግሞ የተለያዩ ነገራቶች ሊሆኑ ይችላሉ እንግዲህ እርጥብ የሆኑ ነገሮችን በአጭሩ ለማድረቅ የምንጠቀምበት ወይም ደግሞ የሚያገለግለን ነው ማለት ነው። ፀሀይ ማለት በሌላ በኩል ለፕላንቶች እጅግ አስተዋጽኦና ጠቃሚ ያለው በተለይ ፖቶሲንቴሲስ ወይም ደግሞ ምግባቸውን ለማዘጋጀት በጣም ጠቃሚ እና እንግዲህ ፀሀይ ከለሌ ያንን ማዘጋጀት የማይችሉበት ሁኔታ ያለበት ነው ማለት ነው። እንግዲህ ፀሀይ ማለት በዚህ መልኩ እንገልፀዋለን እንግዲህ ፀሀይ እንግዲህ ፀሀይ እንግዲህ እጽዋቶችን ምግባቸውን አዘጋጅቶ ወደ ተለያዩ ወደ ስሮቻቸው እና ወደ ግንዶቻቸው በፋይልም በሚባለው ትራንስፖርት አማካኝነት እንዲያደርጉ የሚያግዝ እጅግ በጣም ለዕጸዋት አስፈላጊ የሆነ ነው ማለት ነው። እንግዲህ ይሄ ግልጎስ የተባለው ምግብ እና ኦክስጅንን ለማምረት የሚጠቀሙበት ነው ግሉኮስን ለራሳቸው እጽዋቶች በማድረግ ኦክስጅንን እንግዲህ ለእኛ የሚለቁበትን ብዙ ፀሀይ ብርሃን ፕሮሰስ ነው ማለት ነው። እንግዲህ

ጃንዋሪ የምንለው የእንግሊዝኛ ቃላት ነው ጃነዋሪ የምንለው በእንግሊዘኛ ከእንግሊዘኛ የመጣ ቃላት ነው። ጃንዋሪ የሚለው እንግዲህ በአማርኛ ሲተረጎም። ጥር እንደማለት ነው በእኛ እንግዲህ በአማርኛ ጥር ነው። የሚባለው እንግዲህ እንግዲህ ይኸው ለወራት ወይም ደግሞ ለወቅት ለወርህ የተሰጠህ ስያሜ ነውና በአመቱ ውስጥ ያው እንዲህ ተውቀው አስራ ሁለት እና ከዚያ በላይ ህይወሮች ይኖራሉ። እና ከአሥራ ሁለት ወራት ውስጥ እንግዲህ ለአንደኛው ወር የተሰጠ ስያሜ ነው ጃነዋሪ የምንለው በአማርኛ ደሞ ጠር የሚባለው ማለት ነው። እንግዲህ የኸ ወር እንደኛ እንደ ኢትዮጵያ አምስተኛው ወር ነው ማለት ነው። አምስተኛው ወር ሲሆን እንግዲህ በዚህም እንግዲህ በበጋ በሚባለው ወቅት ውስጥ የሚካተት እጅግ ደረቃማና ፀሀያማ እንደዝሁም ደግሞ ነፋሻማ የአየር ንብረት። ያለበት ዝናብ እምብዛም የሌለበት ሙሉ በሙሉ ዝናብ የማይዘብበት ወራት ነው። ይሄ ጠር የሚባለው እጅግ በጣም ድርቅ ወይም ደግሞ ደረቃማ የሆነ የአየር ንብረት የሚከሰትበት ያው በተለምዶ በጋ ተብሎ የሚጠራው። የአየር ሁኔታ ያለበት ወር ነው ማለት ነው። ይሄ ጃንወሪ ወይም ደግሞ ጠር የሚባለው እንግዲህ ለኛ የአምስተኛው ወራችን ወይም ደግሞ የአመቱ ሀጋማሽ አካባቢ ያለ ወር ነው ማለት ነው። እንግዲህ በሌላ በኩል እንግዲህ ጆንዋሪ በአውሮፓውያን ወይም ደግሞ በፈረንጆቹ አቆጣጠር እንግዲህ የመጀመሪያ ወራቸው ወይም ደግሞ የአመቱ የመጀመሪያ ወር የዘመንመለወጫ በዓል የሚያከቡበት ወር ነው። ወይ ወር እንግዲህ ይሄ አንደኛውን አመት ጨርሰው ወደ ሌላኛው አመት ሲገቡ የሚያገኙት የመጀመሪያ ሆወራ ወይም ደግሞ የዘመን መለወጫ በዓላቸውን የሚያከብሩበት ነው። ይሄ ጇዋሪ የሚበለውና በእነሱ ዘንድ እንግዲህ ልዩ ቦታ የሚሰጠው አዲስ አመት ተብሎ የሚጠራ ነው። በእነሱ ዘንድ እንግዲህ በእኛ ዘንድ ደግሞ አምስተኛ ወር አካባቢ ሆኖ እናገኘዋለን ማለት ነው። ይሄ ጃነዋሪ እንግዲህ እንዲህ አልኩት ያው ደረቃማ ወይም ደግሞ የበጋ ወቅት ተብሎ ነው የሚጠራው ያው በኢትዮጵያ እንግዲህ አራት ወቅቶች አሉ የክረምት የበጋ የምህርና። የበልግ ተብሎ እንግዲህ የምህር ይሄ የበጋ ከሚቢሉ ወቅቶች መሀከል ያለው ወር ነው። እንግዲህ የህ ጃንዋሪ ወይም ደግሞ ጥር የምንለው ማለት ነው እንግዲህ ይሄንን ይገልጽልናል ማለት ነው።

እገዛ እገዛ የምንለው እንግዲህ እገዛ የምንለው የሆነን ተግባር ለማከናወን የሚከብደን ነገር ወይም ደግሞ የሰዎች ሲከብዳቸው እንግዲህ እርዳታ ማለት ነው። እገዛ ማለት በአጭሩ የአማርኛ ቃሉ እገዛ ማለት እርዳታ ማለት ነው። እንግዲህ እርዳታ ወይም ደግሞ እገዛ ከተለያዩ አካላቶች ልንፈልግ እንችላለን። በይበልጥ ግን ከፈጣሪያችን እገዛን ወይም ደግሞ እርዳታን እንፈልጋለን ግን ማህበረሰቡ ወይም ደግሞ እንደ ማህበራዊ ኑሮ ስንመለከት እንግዲህ ሰዎች ተጋግዘው ይኖራሉ ማለት ነው። በተለያዩ ሁኔታዎች በተለያዩ ቦታዎች በተለያዩ ስራዎች እንግዲህ ወይም ደግሞ በገንዘብም ደረጃ ሊሆን ይችላል በመስጠትም ወይም ደግሞ በጉልበት በማገዝም ሊሆን ይችላል። እንግዲህ በተለያዩ ሁኔታዎች እንግዲህ ሰዎች የሚተጋገዙበት ሁኔታ አለ እገዛ የሚባለውም እንግዲ ያንን የሚያመለክት ነው ማለት ነው። አሁን ለምሳሌ አንድ ሰው ተቸግሮ ካየሁኝ እኔ ወይም ደግሞ አንድ ሰው ተቸግሮ ካየሁ። ብር የምሰጥ ከሆነ ለዛ ለሰው ያንን የሆነ ነገር በጣም ተቸግሮ የሆነ መሰረታዊ የሆነ ፍላጎት ለማሟላት ተቸግሮ አለ ልክ እንዴ ቤት መጠለያ ምግብ ያሉ ነገሮችን ለማሟላት። በጣም የተቸገረ ወይም ደግሞ ደሃ የሚባል ሰው ሊኖር ይችላል ለዛ እንግዲህ ብር ከሚሰጥ ከሆነ እንግዲህ ያ ምን ይባላል እገዛ ይባላል። ማነው ያንን መሰረታዊ ፍላጎት እንዲያሟላ ብር መስጠት እንግዲህ ይሄ እገዛ ይባላል ማለት ነው። እንደዚሁም ደግሞ አሁን ለምሳሌ የጎረቤታችን ስራ ኑሮ እንግዲህ ስራ እንግዲህ በዚህ ማለት ከፍ ያለ ስራ ሆኖ በእነሱ አቅም ሊያልቅ የማይችል ነው ሆኖ ስናይ እንግዲህ እነሱን ሄደን የምንረዳ ከሆነ በጉልበታችን ሊሆን ይችላል። በገንዘባችን ሊሆን ይችላል። እንደዚሁም ደግሞ በተለያዩ ሁኔታዎች ሊሆን ይችላል እንግዲህ እህዴን የምንረዳቸው ከሆነ እነሱን እገዛ ይባላል ማለት ነው። እንደዚሁም ደግሞ አሁን ለምሳሌ የበተንበያ መምህሮቻችን አሁን እገዛ ይሰጠናል እኛ እንግዲህ አሁን ለምሳሌ ይሄ በሚከብደን የትምህርት አይነት ላይ ወይም ደግሞ በሚያስቸግር የትምህርት አይነት ላይ የቲቶሪያል የሚሰጠን ይሄ ምንድነው? መምምህሮቻችን ለእኛ የሚያደርጉት እገዛህ ነው ማለት ነው። በሌላ በኩል እንግዲህ ከጓደኛ ጋር እንግዲህ የምናነብ ከሆነ የምንረዳደድ ከሆነ እሱ ያልገባውን እኔ እኔ ያልገባኝምን ደግሞ እሱ የምንረዳዳ ከሆነ ይሄ ምንድነው? አንዳችን ለአንዳችን እገዛ ተደራረግን ማለት ነው። እንደዚሁም ደግሞ በተለያየ ሁኔታ ሊሆን ይችላል። አሁን ለምሳሌ አቅመ ደካሞዎች ወይም ደግሞ ሽማግሌ የሚባሉ ሰዎች እንግዲህ የሆነን እቃ ይዘው ወይም ደግሞ የሆነ ሸክም ተሸክሞው ሊሆን ይችላል እንግዲህ ያለ እነሱ በጣም ከባድ ይሆናል። ለእኛ ግን ቀላል ስለሚሆን እንግዲህ ያንን እቃ የምይዝላቸው ከሆነ። ያንን እቃ አግዤ እቤታቸው ወይም ደግሞ የሚፈልጉበት ቦታ የማደረስ ከሆነ ያ ምንድነው እገዛ ይባላል ማለት ነው። እገዛ የምንለው እንግዲህ በጎ የሆነ ተግባር ማለት ነው። በአጭሩ በጎ የሆነ ተግባር ነው ወይም ደግሞ ለበጎ ተግባር የምንጠቅመው ቃል ነው። እንግዲህ ማንኛውንም የደከመ ነው ወይም ደግሞ ማንኛውንም ስራ ለሚሰራ ሰው በተለይ ደግሞ ጥሩ ስራ ለሚሰራ ሰው ዲጋፍ መስጠትም ጭምር ማለት ነው። ይሄ እገዛ ማለት ዲጋፍ መስጠትም ጭምር ማለት ነው። እንግዲህ አሁን ለምሳሌ በመንግስት ደረጃ ደግሞ ድርቅ ወይም ደግሞ የእርስ በእርስ ጦርነት ወይም ደግሞ ረብሻ ባልባቸው ሰላም በሌለበት አካባቢ ህዝቦች ስራ የመስራት እና የመለወጥ አቅማቸው ዝቅ ስለሚል ወይም ደግሞ የምግብ ዋስትናታቸውን ለማረጋገጥ ስለሚቸገሩ። በዛ አካባቢ እንግዲህ የመንግስት እገዛ ወይም ደግሞ የተለያዩ የምግብ የመጠለያ መስራት የገንዘብ ዲጋፍ ሊሆን ይችላል የተለያዩ የአልባሳት ድጋፍ ሊሆን ይችላል። ያ ምን ይባላል እገዛ ይባላል። እንደዚሁ ደግሞ የቲም ለሆኑ ልጆች ወይም ደግሞ ተማሪዎች እንግዲህ እገዛ የሚደረግበት ወይም ድጋፍ የሚደረግበት ሁኔታ አለና ያ ምንድነው እገዛ ማለት ነው። እንግዲህ እገዛ ማለት በአጭሩ ዲጋፍ ማለት ነው። እና እንግዲህ ይህንን ይመስላል እገዛ የሚለው በየትኛውም ቦታ ሊካሄድ የሚችል በየትኛውም ተግባራትን ልናከናውነው የምንችለው በጎ ተግባር ነው ማለት ነው። እገዛ ማለት እገዛ ማለት እንግዲህ በጉልበት ወይም ደግሞ በገንዘብ ብቻ ሳይሆን ያ በአስተሳሰብ ወይም ደግሞ በምክርም ቢሆን እገዛ ልናደርግ እንችላለን። ለአንድ ሰው በመምከር ወይም ደግሞ በሀሳብ በመርዳት እንግዲህ ሀሳቡን በመካፈል የዛን ነገር መረዳት መቻልም እንግዲህ አንድ እገዛ ነው ማለት ነው። ምክንያቱም ደግሞ የዛን ሰውዬ ሀሳብ ተረድተን ያንን ማድረግ የፈለገውን ነገር የሚያደርግበትን መንገድ ከጠቆምነው ያ ራሱ አንድ ትልቅ እገዛ ነውና እገዛ ማለት እንግዲህ እርዳታ የሚለው ቃል ይገልጸዋል ማለት ነው።

ቅዳ የሚባለውም እንግዲህ ትእዛዛዊ የሆነ የአማርኛ ቃል ነው። እንግዲህ የተለያዩ ፈሳሽ የሆኑ ነገሮች እንዲቀዱ የምናዝበት ሁኔታ ነው ማለት ነው። እንግዲህ ቅዳ ከተባለ አንድን ሰው ውሃ ቅዳ በተለያዩ ውሃ ሊይዙ በሚችሉ ላስቲክ ወይም ደግሞ ብረት ነክ በሆኑ ነገራቶች ውሃ እንግዲህ ውሃ ካለበት ቦታ ቀድቶ ወይም ደግሞ ሄዶ እንዲያመጣ ሊሆን ይችላል ውሃ ቅዳ ብለን ልናዝ እንችላለን እና ቅዳ የሚለው ቃል ውሃ ለመቅዳት ያገለግላል ማለት ነው። እንግዲህ አብዛኛው ቅዳ ማለት ፈሳሽ ለሆኑ ነገራቶች ነው ማለት ነው፤ እና በሌላ በኩል ደግሞ አሁን ለምሳሌ በተለያዩ መጠጥ ቤቶች ወይም ደግሞ ሻይ ቤቶች ሊሆን ይችላል እና አሁን ለምሳሌ ሻይ ቤት ገብተን አስተናጋጁ የሚቆይብን ወይም ደግሞ የሚዘገይብን ከሆነ ና ቡና ቅዳ ወይም ደግሞ ና ሻይ ቅዳ ብለን ሻይ እንዲያመጣልን ወይም ደግሞ ቡና እንዲያመጣልን እናዛለን ማለት ነው። ቅዳ የምንለው እንግዲህ ፈሳሽ ለሆኑ ነገሮች አብዛኛው የሚያገለግል ሲሆን እንግዲህ ቅዳ ባልን ማለት እንግዲህ ስጠን ወይም ደግሞ አምጣ ማለት ነው። እንደዚሁም ደግሞ በተለያዩ መጠጥ ቤቶች ለምሳሌ አሁን እንግዲህ የተለያዩ ጠላ ቤት ወይም ደግሞ አረቂ ቤት አሉና እንደ ኢትዮጵያ እንግዲህ በእነሱ ቤት እንግዲህ ሰዎች ይሄዱና በሚጠጡበት ጊዜ እንግዲህ ጠላህ ቅዳህ ወይም ደግሞ አረቂ ቅዳ በማለት እንግዲህ ትእዛዝ በመስጠት ያን የሚጠጣ ነገር እንዲቀዱሏቸውና እንዲጠጡ ትእዛዝ ለሌሎች ሰዎች መስጠት ማለት ነው። እንግዲህ ቅዳ የሚለው ቃል ለወንድ ነው አብዛኛው ጊዜ ጾታዊ ሁኔታው የሚያመለክተው ቅዳ የሚለው ወንድ ለሆነ ሰው የሚሰጥ ትእዛዝ ነው። ሴቶች ቅጂ ተብለው ነው ትእዛዝ የሚሰጣቸው እና ቅዳ የሚባለው ለወንድ ነው አብዛኛውን ጊዜ እና እንግዲህ ለተለያዩ ነገራቶችን ፈሳሽ የሆኑ ነገራቶችን ለመቅዳት ነው ማለት ነው አብዛሃኛውን ጊዜ የምንጠቀምበት ይሄ ቅዳ የሚለው ወይም ደግሞ አብዛሃኛውን ግዜ ቅዳ የምንለው ለነዚህ ለመጠጥ ወይም ደግሞ ለፈሳሽ ነገሮች ብቻ ሳይሆን የድምጽ ሪከርድም ለማድረግ እንግዲህ አንድን ሰው ድምጽ ሪከርድ አድርግ ካልን እንግዲህ ሪከርድ የሚለው ቃል በአማርኛ ቅዳ ማለት ስለሆነ ያንን ድምጽ ቅድያ ብለን እንግዲህ የተለያዩ በዘፈን ሰዓት ሊሆን ይችላል በንግግር ሰዓት ሊሆን ይችላል የሆነ ግጥምና ዜማ ዜማ ባለበት ቦታ ሊሆን ይችላል። እንደዚሁ ደግሞ የተለያዩ ስምምነቶች ወይ ደግሞ ክርክሮች ሊሆን ይችላል፤ ወይም ደግሞ የአንድን ሰው ድምጽ መረጃ ለመያዝ ፈልገን ሊሆን ይችላል እንግዲህ ቅዳ ብለን ድምፁን ሪከርድ እንዲያደርግ ትእዛዝ እንሰጠዋለን ማለት ነው። ወይም ደግሞ ድምፁን በአውዱ ወይም ደግሞ በአውዶ መልክ እንግዲህ አስቀምጥ በቮይስ መልክ አስቀምጥ እንደማለት ነው ቅዳ ማለት እንግዲህ ለዚህም እንጠቀምበታለን ማለት ነው። እንግዲህ በአጭሩ በርከት ላለ ሁኔታ ግን በአብዛኛው ጉኝታ ፈሳሽ ለሆኑ ነገሮች እንዲቀዱልን በምንፈልጋቸው ነገራቶች እንግዲህ ለወንድ ሰው የምንሰጠው ትእዛዝ ነው ማለት ነው እንግዲህ ቅዳ የምንለው።

እሺ ጠረንጴዛ ጠረንጴዛ ማለት እንግዲህ በቤ በቤት ውስጥ ወይም ደግሞ በቢሮ ውስጥ እንደዚህም ደግሞ በትምህርት ቤት ውስጥ ያለህ ለተለያዩ ተግባራት መተግበሪያ የሚያገለግል ከብረትና ከጣውላ የተሰራ ነው ማለት ነው። እንግዲህ ጠረጴዛ ስንል እንግዲህ ጠፍጣፋ የሆነው ወይም ደግሞ ዝርግ የሆነ ከጣውላ አብዛኛውን ጊዜ ጠረንጴዛ ሙሉ ከሆነ ከአንድ ጣውላ ነው የሚሰራው። ምክንያቱም ደግሞ በተለያዩ ሁኔታዎች ላይ እንግዲህ አሁን በቢሮዎች ወይም ደግሞ በቤቱም ውስጥ ይኖራል ብዙም ደግሞ በትምህርት ቤቶች ውስጥ በሚሆንበት ሰዓት እንግዲህ በተለይ ለጽህፈት አገልግሎት ነው የምንጠ የምንጠቀመው። እና እንግዲህ በዛን ሰዓት ለመጽሐፍ አመች እንዲሆን በሚል ምክንያት እንግዲህ ጠረንጴዛ አንድ ሙሉ ወጥ ከሆነ ጣውላ ነው የሚሰራው ማለት ነው። እንግዲህ ለተለያዩ አገልግሎቶቹ ይውላል እንግዲህ ለመጻፊያነት ከታች አስገድፈን ወረቀት ወይም ደግሞ ሌሎች ነገሮችን አድርገን ለመጻፊያነት ያገለግለናል ማለት ነው። በሌላ በኩል እንግዲህ በትምህርት ቤት እንግዲህ እንደዚሁ ለመጻፊያነት በቢሮ ውስጥ እንግዲህ ለተለያዩ እቃዎች ለቢሮ እቃዎች ማስቀመጫነት እንደ ታብሌት ወይም ደግሞ ፒሲ ወይም ደግሞ ኮምፒውተር አይነት አርገ ነገሮችን እንግዲህ ተቀምጠው ስራ የምንሰራባቸው እዛ ላይ ነው። እንደዚሁም ደግሞ የተለያዩ ዶክመንቶችን እለታዊ የምንሰራባቸው ዶክመንቶችን እንግዲህ ጠረጴዛ ላይ በማስቀመጥ ነው የምንሰራው። እንደዚሁም ደግሞ በምግብ ቤትም እንግዲህ ጠረንጴዛ ከሚገኙ እቃዎች መካከል አንዱ እና አስፈላጊ ነው እንግዲህ ምግብ ቤት ጠረንጴዛ ለምግብ ሳህን ማስቀመጫነት እንግዲህ የምግብ ሳህኖች የሚቀመጡት ጠረንጴዛ ነው። አሁን ለምሳሌ እንደኛ ግቢ እንደ ትምህርት ቤትም እንደ ዩኒቨርሲቲ ደረጃ ጠረንቤዛ እንግዲህ በየካፌው ሀብ በብዛት ያለበት ነው ማለት ነው። እንግዲህ ጥማ ምክንያቱም የመመገቢያ ሳህናችን ወይም ደግሞ የውሃ ንኬልን ጨምሮ እንግዲህ በዛ በጠረጴዛ ላይ ነው የሚቀመጠው። እና በተለያዩ ሆቴሎችም በምግብ ቤቶችም እንግዲህ ጠረንቤዛ በተለያየ ዲዛይን በተለያየ ስታይል ተሰርቶ ያለ ነው ማለት ነው። ካርት ካለ ጠረጴዛ በየትኛውም ምግብ ቤት አይቼ ማለትም ምክንያቱም ደግሞ ለምግብ ማስቀመጫነት ግዴታ ጠረንጴዛ ስለ ሚያስፈልግ ማለት ነው። እንግዲህ ጠረንጴዛ በዙሪያው ወንበሮች ተቀምጠውለት ለተለያዩ ተግባራት መዋያነት የሚያገለግል ነው በቢሮውም በስፋት እንግዲህ እንዳልኩት የሚገኝ ነው ማለት ነው። እንግዲህ ጠረጴዛ ለመጻፊያነት ፒሲን ወይም ደግሞ ኮምፒውተርን አስቀምጦ ለመጠቀሚያነት እንደዚሁም ደግሞ ለመመገቢያነት ለነዚህ ለነዚህ በርከት ላሉ ተግባራቶች እንደዚሁም ደግሞ የተለያዩ መረጃ ነክ ዶክመንቶችን ለማስቀመጫነት እንደዚሁም ደግሞ አልፎ አልፎም እንግዲህ ለቴሌቪዥን ማስቀመጫነትም የሚያገለግልበት ሁኔታ አለ ማለት ነው። እና እንግዲህ የጠረንጴዛ የምንለው ከተለያዩ እጽዋቶች የሚሰራ ከተለያዩ እጽዋት ግንዶች ወይም ወይም ደግሞ ተለቅ ቅቅ ሰፋ ወይም ደግሞ በዊድዛቸው በስፋታቸው ተለቅ ይላሉ ከተባሉ እጽዋቶች ተመርጦ የሚሰራ በጥንቃቄ በጣውላ ሰራተኞች የሚሰራ እንግዲህ በፋብሪካ የሚፈበረክ የማቴሪያል አይነት ነው ማለት ነው። እንግዲህ በጣም ጠቃሚና አስፈላጊ ከሆኑ እቃዎች ወይም ደግሞ ማቴሪያሎች መካከል አንዱ ነው። ይሄ ጠረንጴዛ የምንለው እና ጠረንጴዛ ማለት እንግዲህ ይሄንን ይመስላል ማለት ነው።